የቀረ ምግብ አልመገብም ምክንያቱም በ የምፈልገውንና የሚበቃኝን ያክል ነው መጀመሪያ ምበላው ከዛ ውጪ ግን ሌላ ሰውም ያተረፈ ሆነ እኔ በአጋጣሚ ያተረፍኩት አይ አልበላም ማለት ነው። ያው ትንሽ አላርጅክ አለብኝ እና አልበላም የቀረ ምግብ። ማሚዬ እንትን ብላ ለተማሪ ለቄስ ተማሪ ወይ ደግሞ ለኔቢጤ ነው የምትሰጠው እንጂ የቀረ ምግብ እኛ ቤት አይበላም። እና የቀረ ምግብ እኔ በልቼ አላውቅም። ቴስቱ ራሱ እንዴት እንደሆነ አላውቅም። እና ይመስለኛል እጅ እጅ ይላል እና ብቻ ማሚዬ አትፈቅድም ሲጀመርም ሁለተኛ ደግሞ እንዲቀር አድርገን አይደለም እምንበላውና እኔምበላው እንዲቀር አይደለም። አላስቀረም ሲጀመር ከቀረበ ግን እንደው በአጋጣሚ ቢቀር ግን አልበላም በፍጹም አልበላም። ምክንያቱም አላርጅክ አለብኝ። ብዙ ጊዜ ሆዴ እታመማለሁ እንትን ካልኩና ልጅ እያለው ማሚዬ እንትን ስትል ስትሰጠኝ እና በዛ የተነሳ አሁን ትልቅ ሆኜ የጋራ ንግድ አልበላ።

ድንጋይ ያው እሰበስባለሁ። ብዙ ጊዜ ፍር በምሆንበት ለምሳሌ ከስራ ሰዓት ውጪ። እሁድ ምናምን ሲሆን እሰበስባለሁ ያው ቤት ውስጥ ያሉ እንትኖችን መንከባከብ ደስ ይለኛል። እና እንደ አትክልቶቹ ምናምን። ይሄ እንደ እንትን እንደ ምንድነው እንደ ግንብ አሰራር አይነት በድንጋይ ሰብስቤ እሰራለሁ። እና። ይሄ ውሃ። እንትን ለማለት ብቻ የተፈጠረ ብዙ አይነት እንትን ፈጠራዎችን በድንጋይ እየሰበሰብኩኝ ግቢ ውስጥ ቤት ግቢ የማሳመር ስራ እሰራለሁና። እና ድንጋይ ሰበስባለሁ። ያው ብዙ ጊዜ ባይሆንም በጣም ጊዜ ባለ ሰዓት ከ ከልብ ከታናሾቼ ጋር ሆኜ። ግቢ የማሳመር እንትን ሲሆን በኢቦክሲ እና በድንጋይ። ግቢያችን ቤታችን እናሰምረለን እና እንደዚያ እንሰበስባለን

አዎ ብስክሌት እጋልባለሁ ምክንያቱም ቤታች በጣም ሰፊና ሰፊ ስለሆነ ብስክሌት እንደልብ ነው እሚያስጋልበውና ብስክሌት በጣም ብዙ ጊዜ በተለይ እሁድ እሁድ ቀን ብስክሌት ስፖርት በጠዋት ስንወጣ በብስክሌት ይዘን ነው የምንወጣና ብስክሌት ላይ መጋለብ አለው በጠዋት የመውጣት አጋጣሚወች ሁሉ ከስራ ሰዓት ውጪ በቃ በብስክሌት ነው የምንቀሳቀሰው እና ብስክሌት እጋልባለሁ ለጤናም ሀሪፍ ነው። እንደገና ደግሞ ቀለል ብሎ መውጣት ራሱ ደስ ይላልና ስፖርትም ስለሆነ ብስክሌት ኤኒ ታይም እገልባለሁ ኤኒ ታይም ማለት ነው። ለምሳሌ ስራ ልቆ በጊዜ ወደ ቤት ከተመለስኩ ከታናሾቼ ጋር ብስክሌት እንጋልባለን ሰፈራችን ይመቻል። በጣም ለብስክሌት ተብሎ የተሰራ ቦታ አለ እና መናፈሻዎች አሉ። ፓርኮች አሉና ብስክሌት ይዘን እንሄዳለን። እና ብስክሌት ሁሌ ነው የምጋልበው ማለት ነው። ለመዝናናትም ለስፖርትም ብስክሌት ትጠቀማለህ

ያው ብዙ ጊዜ በትልቅ ሰርቪስ ነው የምንበላው ከማሚ ጋር ሆኜ ከሰአት አካባቢ ግን ቶሎ ስለማወጣ በትንሽ ሰዓት በባቴ ማለት ነው። በሷ ነው የምመገበው። ከዛ ውጪ ደግሞ ሩቅ ቦታ ከሄድኩኝ ምሳም ሆነ ቁርስ ቋጠሬ የመሄድ እንትን አለኝ። ምግብ ቤት ምግብ የሚሰሩበት አካባቢ ካልሆንኩ ማለት ነው። እና በምሳቅ ምመገብበትም አጋጣሚ አለ አለና በተለያዩ ነገሮች በየጊዜው የተለያየ ነው የማገባው። ብዙ ጊዜ ግን በሰርቪስ ነው ለምሳሌ ራት ፋሚሊ ጋር በትልቅዬ ትሪ በትሪ ነው የምንበለው አንድ ላይ ተሰባስበንና። ለእራት እንደዛ ነው ምሳ ደግሞ ወይ ምሳቃ ነው ወይ ደግሞ ባቴ ነው ወይ ደግሞ ምግብ ቤት ባሉ። በራሳቸው እንግዲህ ሰርቪስም ይሁን አነስ ያለ አላውቅም የተለያየ ቦታ ስለሆነ የምመገበው ብቻ። ያው ብዙ ጊዜ በትልቅዬ የሰርቪስ ነው። የምንበላው ከማሚ ጋር ሆኜ

ስነ ጥበብ እወዳለሁ። በጣም ብዙ አይነት ስነ ጥበብ አለ እኔ ከሚወዱት ሰዎች ነኝ። በተለይ ስዕሎችን በጣም ደስ ይሉኛል። የስነ ጥበብ ከኖርማን ሰው እይታ ወጣ ያለ እይታ ነው ያለውና። ስነ ጥበብ ባለሙያዎች እና የሚያዩበት መንገድ በጣም ነው የሚመቸኝ። እና ስነ ጥበብ በጣም ደስ የሚል ነው። ቲያትር በጣም ደስ ይላል። እኔ ከምንም በላይ ቲያትር በጣም ነው ደስ የሚለው እንደገና ደግሞ። በስዕል ሰአሊዎች ወጣ የሚገርሙ ናቸው። በጣም ተፈጥሮንም ሆነ ባህላዊ ባህልን የሚያዩበት መንገድ በጣም ይለያል። እና ስነ ጥበብ በጣም ትልቅ ሚስጥራዊ የሆነ እንትን ነው። እና ሁሉም ሰው ሊረዳው አይችልም። ተበሰጦ ያላቸው መክሊት ያላቸው ሰዎች ናቸው። ስነ ጥበብ የሚል እንትን የሚሉት ምንድነው? የሚግባቡት ከስነ ጥበብ ጋ እና ስነ ጥበብ በጣም እወዳለሁ። ግን ምን አይነት የጥበብ እንትን የለኝም። ቢሆንም በጣም ነው

የቅጥር ሂደት ለኔ አሪፍ አይመስለኝም ጥሩ አይመስለኝም የራስ ነገር ለማግኘት በጣም ከባድ ነው የሚሆነው። እንትንም ፋይናንሻል ወይ ደግሞ እንትን ይሄ የኑሮን እንትንም ለመግታት በጣም ከባድ ነው የሚሆነው። የቅጥር ሂደት እና ጥሩ አይመስለኝም በእርግጥ እንደ ቅጥሮቹ የተለያየ እንትን አለው። ግን ቅጥር አንዱ ወይ ሙያ እንዲኖረን ብቻ ነው ሊያረግ የሚችለው ማለት ሙያ ብቻ ገንዘብ አይኖረንም። ሙያ ብቻ ኑሮ ገንዘብ ደግሞ ከሌለ በጣም ከባድ ነው። እና እኔ የቅጥር ሂደት መልካም ነው ብዬ አላስብም። ሁሉም ሰው ቢችል የራሱን ቢችል ቢችል የራሱን ትንሽ ነገር መጀመር ነው ብዬ ማስበው ቢጀምር ነው። ለእኔ የምሸለኝ እንደዛ ነው። እና እኔም ቅጥርን አላዉቀውም በርግጥ ግን ከማየው አንፃር ነው እና። ለምሳሌ በዛ ላይ በጣም ብዙ ልጆች አሉ የተቀጠሩ። የራሳቸው የሆነ ታሌንት አላቸው ግን ደግሞ ታሌንታቸውም ልወጣ አይችልም እንደማያቸው ከሆነ። አዳንዶቹ እንደውም እኔ አግዛችኋለሁ ግን ቅጥር ዝም ብሎ ገንዘብ ለማግኘት ብቻ የሚሰራ ስራ እንጂ የራስህ የሆነ ነገር አይኖርም። ለጊዜው ነው የሚያኖረው የጊዜው ፍጆት ብቻ ነው። ልናሸንፍበት የምንችለው በቅጥር ብዬ ነው የማስበው እኔ ስሜቱን በእርግጥ አላውቀውም ተቀጥሬ ስለማላቅ። የቅጥር ሁኔታ እንዴት እንደሆነ በጭራሽ? ማለት እኔ አላውቀውም ስሜቱን ግን ውጤታማ ያደርጋል ብዬ አላስብም። ድሮን የማሚ ከራስ ከቅጥር

የፀሀይ መውጣትን አያለሁ አያለሁ ብዙ ጊዜ አያለሁ ምክንያቱም ጠዋት ከአስራ አንድ ሰዓት ተኩል በኋላ እስከ አንድ ሰዓት ስፖርት ስለምሰራ እና አጋጣሚ ሆኖ ስፖርት የምሰራበት ቤታችን ፀሀይ ፊት ለፊት ስንሴት ፀሀይ ስትወጣ የሚያሳይ እንትን አለውና በመስታወቱ ስፖርት እየሰራሁ አያለሁ የፀሀይ መውጣት አያለሁ። እንደውም ፀሀይ ከመውጣቷ በፊት አብዛኞችን የስፖርት እንትኖችን እንቅስቃሴዎችን መጨረስ ስላለብኝ በጣም ከፀሀይ ጋር ከመውጣቷ በፊት በጣም ነው እንትን የምለውና። ወጣች አልወጣች በጣም አያለሁ ጨረስኩኝ ከጊዜ አንፃር ማለት ነው። እና ፀሀይ እስክትወጣ ድረስ አብዛኛውን ስፖርቶች ካልጨረስኩኝ በጣም ነው እንትን የምናደደውና ፀሀይ ወጣች አልወጣች እያየሁ ነው የምሰራው። ፊት ለፊት ስለሆነ በዛው ፀሀይ ከ እስከ አንድ ሰዓት ፀሀይ ቤታችን ስለሚደርስ ፀሀይ ሙቄ ነው። ወደ ቁርስ የምሄደው የጠዋት ፀሀይ ማለት ነው። እና ፀሀይ መውጣትን ብዙ ጊዜ አያለሁ አያለሁ ሁሌም አይደለም የየለት ተግባሬ ነው ፀሀይ መውጣትን ማየት ማለት ነው።

ቡና በጣም በጣም በጣም የምወደው በዚያ ላይ ደግሞ የቱርክ የቡና አፈላል እንትን በጣም ነው ደስ የሚለኝ የቱርክ ቡና ማለት ነው። ቱርክ የሚጠቀሙበት አይነት ይኸው የኢትዮጵያኖች ደስ ይለኛል ግን የበለጠ የቱርኮች በጣም ነው ደስ የሚለኝ። ሌላው ደግሞ እንትን በማኪያቶ መጠጣት በጣም ደስ ይለኛል። እና ቡና ከሻይ ይልቅ ቡና ደስ ይለኛል። ሻይ መጠቀሙ ብዙ ጊዜ ያው ፔሬድ ላይ ስሆንና። አንዳንድ ጊዜ እሁድ ምናምን ሲሆን ፋሚሊ ጋር ቁጭ ብለን ሻይ የምንጠጣበት ከቁርስ በኋላ ብዙ ጊዜ ሻይ እንጠጣለን። እና ካልሆነ እና ለፔሬድ ካርም ሆነ ሻይ ብዙም አልጠቀምም እንደገና ደግሞ ጉንፋን ካልያዘኝ ሻይ አልጠቀምም። ብዙ ጊዜ ቡና ነው የምጠቀመው። ቡና ያው ቢሮ ከመግባቴ በፊት ወይም ስራ ከመግባቴ በፊት ከዛ ምሳ ሰዓት ከዛ በቀን ሁለቴ እጠጣለሁ። እና አንዳንድ ጊዜ ሶስት ጊዜም እጠጣለው። ግን ሁለት ጊዜ ኮመን እጠጣለሁ። እና ቡና በጣም ነው ምመርጠው በጣም ትስ ይላል ያነካካል። በቃ ኢነርጂ በጣም ጉልበት ይኖራል እኮ አብሎ መዋል ደስ ይላል። በቡናና ቡና በጣም አሪፍ ነው

ብታመም ከስራ ምቀርበት ወይ ደግሞ ምቆይበት ምክንያት ከባድ ከሆነ ብቻ ነው በጣም ከባድ ህመም። ግን ብዙ ጊዜ ከባድ ህመም አያጋጥመኝም። አጋጥሞኝ አያውቅም ማለት ማስታወሰው በጣም ከባድ ነው የለም እግዚአብሔር ይመስገን። ግን ቀላል ህመም ከመቅረቴ ይልቅ ለትንሽ ላረፍድ እችላለው። ለምሳሌ ራስ ምታት ከሆነ እንደገና ደግሞ ጉንፋን ምናምን ከሆነ ነው ሚያሙኝ ከፍተኛ ህመም እነዚህ እነዚህ ናቸው። ወይ ጉንፋን ሊሆን ይችላል ሽታ ሸቶኝ ምናምን። ካለበለዛ ደግሞ ራስ ምታት ነው እሱ ደግሞ ስራ አምሽቼ ስለምተኛ በስራ ምክንያት በሱ በሱ ራስ ምታት ሊያመኝ ይችላል። እና ከስራ አልቀርም። ግን ደግሞ ምናልባት ላልቆ ላረፍድ እችላለሁ እንጂ ከስራ ምቆይበት ምክንያት የለም። እና እዛው ቢሮ ሆኜ ነው ራሴን ትሪት ለማድረግ ምሞክረው ወይ ቡና እጠጣለው ነው ወይ ሻይ እጠጣለው። ይኸው ከባድ ህመም ስለማይሆን አብዛኛውን ጊዜ እና ከስራ አልቀርምም አልቆይምም። እና ስታመም እዛው ቢሮዬ ውስጥ ነው እንትን ምለው በጣም ከባድ ህመም። አጋጥሞኝ አያቅምና ከስራ ቀርቼ አላቅም የማስታውሰው ትዝ አይለኝም።

አዎ አይስ ክሬም በጣም አወዳለሁ ማሚ ከልጅነት ጀምሮ ያስለመደችኝ ስለሆነ በጣም ደስ የሚለኝ አይስክሬም አሁንም ቢሆን ከታናሾች ጋር በመውጣት። በቫኬሽን ታይም ይሁን ወይ ደግሞ እሁድም ሊሆን ይችላል ብቻ። ብዙ ጊዜ ስንወጣ የውሃ አይስክሬም ሳንገዛ አንገባም እና ሲገዛ ደግሞ ለኔም ጭምርነው እና አይስክሪም በእኔ ምክንያት እንደውም ታናሾቸ የወደዱት በእኔ ምክንያት ነው እና። እና ያው አይስክሬም በጣም ነው የምወደው። አይስክሬም ነው በጣም ብዙ ጊዜ የምወደው አይስክሬም እና ቾኮሌት በጣም ደስ ይለኛል። እና እንደው ሰዎች ሲጋብዙኝ ጣፋጭ ነገር በጣም ነው የሚጋብዙኝ እና ከሱ መካከል አይስክሬም አንዱ ነው በጣምነው የምወደው። በቃ እወዳለሁ እወዳለሁ አንዳንድ ጊዜ ስራ ቦታ መሄድ ራሱ ገዝቼ ልገባ እችላለሁ ከመውደድ የተነሳ። በተለይ ሱፐርማርኬት ስገባ ገዝቼ ነው የምመለሰውና የምመለሰው እና። ሱፐር ማርኬት ከገባው በቃ ሳልገዛ አልወጣም አይስክሬም እና እወዳለሁ በጣም

በቡድን እንደሰረው አይነት ነው መስራት የምወደው። ይኸው ጥቅም ካለው ነው ጥቅም ካለው ማለት በመስራቴ። እኔንም ሆነ ሌሎች ሰዎችን የምጠቅም ከሆነ በቡድን ሰርቼ ያንን ያንን እወዳለሁ። አንዳንድ ስራዎች አሉ ማለት አንዳንድ በቡድን የሚሰሩ ደስ የማይሉ ማለት በኋላ ጭቅጭቅና ከረክር የሚያስነሱ ሀላፊነት የሚወስድባቸው የሌላቸው የለም። እና እንደነሱ አይነት ብዙ አልወድም። ግን እኔ በቢሮዬ እኔና ሰራተኞቼ ብዙ ጊዜ ያው በቡድን ሰራን አደል የሚባለው። በስራችን ውጤታማ የሆነው ብዙ ጊዜ ሁላችንም በቡድን ስለምንሰራ ነው። በጣም ነው አሪፍ በቡድን መስራት ውጤታማ ያደርጋል። ግን አስፈላጊ የሆኑት ጥቅም ያላቸው ነገሮች ከሆኑ ነው ለስራ ጥቅም ያላቸው ወይ ለከስተመርም ሊሆን ይችላል ብቻ ጥቅም ካላቸው ለኔም ለቡድን ነው የሚሰሩትም። እንደዚህ አይነት ስራ እወዳለሁ። በተቃራኒው ደግሞ በቡድን የሚሰሩ መጥፎ ስራዎች ስላሉ እነሱን አልጋራም። እና በቡድን መስራት ጥሩ ነገር በማሰብ እወደዋለሁ።

ላፕቶፕ ግዴታ ያስፈልጋል እንደኔ አይነት ስራ ለሚሰራ ሰው ያስፈልጋል በእርግጥ እኔ አሁን ሳይሆን ገና ልጅ ተማሪ እያለሁ ጀምሮ ላፕቶፕ ነበረኝ። ለትምህርት ቤት ግዴታ አስፈላጊ ስለሆነ በተለይ ደግሞ ካምፓስ ከገባን በኋላ ግዴታ ነው ያስፈልጋል እና ከዛ በኋላ አሁን ግዴታ ነው ማለት ያለሱ ምንም አይነት ስራ ልሰራ አልችልም። የትም ቦታ ቢሄድ ላፕቶፕ ከሌለኝ ምንም አይነት የስራ እንቅስቃሴ አይኖረኝም። ድርጅቱ ግዴታ ክስረት ላይ ነው እሚወድቀው ያለ ላፕቶፕ ሲጀመር እሚሰራ ስራ አለ ብዬ አላስብም። እና በተለይ እነዚህ የቢሮ ስራዎች ማለት ነው። እና ከልጅ እያለው ህፃን እያለው ነው የተገዛልኝ የነበር የመጀመሪያ ላፕቶፔ። ገና ታች ክላስ እያለሁ ነበር። ዳድ የገዛልኝ እና ከዛ ያው እንትኑ ጀነሬሽኑ እንትን እያለ ያሻሻልኩት ራሴ መግዛት ጀመርኩኝ ራሴ ስራ ስጀምርና አሁን ጥሩ ላፕቶፕ አለኝ። በጣም ቆንጆ ላፕቶፕ ስራዬን በጣም ቀላል እሚያደርግልኝ ቤት ሆኜ እምሰራው በጣም ብዙ ስራ። ላፕቶፕ ስለሆነ ሆነ አለኝ

የምወደው መጽሐፍ አብዛኛው ደስ ይለኛል። በስንፍና መጽሐፎች በጣም ነው የምወደው። ከዛ ውጪ ደግሞ የትርጉም መጽሐፎች በጣም ነው ደስ የሚለኝ ለምሳሌ ስማከም ጽፋቸው። መጽሐፎች ደስ ይለኛል ብዙ ማንባቢ አይደለሁም። ግን ካነበብኳቸው መካከል ማለት ነው የስማከ በጣም ደስ የሚለው። መጽሐፍ ብዙ ናቸው። ድርቶር ጋዳ በጣም ነው የምወደው በጣም ማለት ነው። እና ከዚህ እዚህ ደግሞ በፍልስፍና በሚጻፉ እናትም ልቦለድም የልቦለድም የሆነ አሉ። ለምሳሌ ዶክተር አልማየው ዋሴ የሚጽፈው መጽሐፍ። ይሄ ሀገሬ ላይ ያለኝን አቋም። አሁን ላይ ያለውን አቋም እንድቀይርም ያደረገኝ የዶክተር አለማየሁ ዋሴ ሁሉም መጽሐፎች ማለት ነው ሁሉም መጽሐፎች። ምን ያክል ሀገራችን ጥባብ ያላት ሚስጥራዊ ሀገር እንደሆነች የማውቅበት መጽሐፍ ነውና እሱን በጣም ደስ የሚለኝ። በተለይ የእሱ በቃ እኔ አቅም የለኝም ማለት ምንም ቃላት የለኝም ይሄኔ ይሄን ብዬ አልገልጸውም ሁሉም። በጣም ደስ የሚል ኢትዮጵያዊ ኢትዮጵያን የማላውቃት ኢትዮጵያን የማይበት መጽሐፍ ነው። እና የድሮውንም የአባቶቻችንም አሁን ያለችዋን እኔ ከማየው ባሻገር ያለውን ሁኔታ የሚገልጽ ነው። የእሱ መጽሐፎች እና በዚህ አጋጣሚ በጣም ደስ ይለኛል። ሌላው ደግሞ ደራሲውን አላስታውሰውም ግን ሀሽማል የሚለው እንደዚሁ ተመሳሳይ ይዘት ያለው ስለሆነ ሀሽማል የሚል መጽሐፍ በጣም ደስ ይለኛል

ሸክላ እቃወችን ያው እኔ እንኳን ቤት ውስጥ ምንም አይነት ነገሮችን አልጠቀምምና ማሚ ናት ነገሮች ሁሉ የምታዘጋጀው ማሚ አላት በጣም ብዙ ነገር አላት። ከነማሚ ጋር ስለሆነ የምኖረው እኔ ራሴ የምጠቀመው እቃ የምለው የለም። ግን አሁን ሸክላ ለምሳሌ እኔ ከእኔ መኝታ ቤት የምገዛቸው የሸክላ የአበባ ማስቀመጫዎች አሉኝ በጣም የሚያማምር ባህላዊ የሆኑ የአባ ማስቀመጫ አሉኝ። እንደገና ደግሞ የሙዚቃ የድሮ የሸክላ ሙዚቃ ነው ያለው። እና የሸክላ ካሴት ነው የሚባለው ምንድነው የሚባለው? ብቻ ይሄ በሸክላ የሚዞረው ነገር የለም ሙዚቃ እኮ በሸክላ የሸክላው ማለት ነው እሱ አለኝ። የኔ ግን የሆኑት እነዚህ ናቸው ሁለቱ የአባ ማስቀመጫና የሙዚቃው ሸክላ አለኝ እነዚህን እጠቀማለሁ። ማሚ ግን ሙሉ የቤት እቃው አብዛኛው የሸክላ ነው። ያው ምጣዷ ሸክላ ነው ደስቶቿ ሸክላ ነው ውሃ በተለይ የምንጠጣባቸው በሸክላ እንትን ያሉ ናቸው። ጥቅም ስላላቸው እናቴ በጣም የአያቶቿን እንትን ታስቀጥላለችና። ዘመናዊ በባህላዊ የሆነ ነገር ነው ያላት። ቤቴ ውስጥ አንድ የረሳሁት ነገር እንትን ሁሉ አለኝ ይሄ በሸክላ ሆኖ ማጣሪያ ያለው የውሃ እንትን ማለት እንደ ጃር የሸክላ ሆኖ ጃር ማለት ነው። እንደዛ አለኝ የውሃ ማጣረው አንድ ላይ ሆኖ ማለት ነው በጣም የሚጣፍጥ ቀዝቃዛ ያደርጋል። በጣም የሚጣፍ ታጥኖ ምናምን እንደሆነ ደስ የሚለው ነው። እና ይሄን ረስቸው ነው ማሚየ ይቅር በይኝ። እና ሸክላ እነዚህ አሉኝ።